በጣም ምወደው ባህላዊ ምግብ ገንፎ ነው። እኔ ገንፎ በጣም እወዳለሁ። በተለይ እናቶች የሚሰሩት በቅቤ አድርገው፣ በአይብ አድርገው፣ አሪፍ አድርገው ይሄ የሚሰሩት ነገር እርጎም ጨምረውበት፣ በርበሬም ትንሽ ጨመር አድርገው የሚሰሩት ግንፎ በጣም ነው የምወደው ገንፎ በጣም በጣም በጣም ይመችኛል። በተለይ በጧት ሲሆን ደግሞ በጣም ያምራል በጣም፤ እና በጣም ነው የምወደው። እኔ አራስ ቤት በ ሁላ ገንፎ ስለሚበላ በቃ እሱን ለመብላት ነው ብዙ ጊዜ የምሄደው።

አዎ በጀቴን በጣም ነው የማስተዳድረው እንዴ በጣም በጣም አልበለዚያማ መኖር አይቻልም። እኮ በጀቴን በደንብ ማስተዳደር ካልቻልክ መቼስ የሰው ልጅ ፍላጎት መጨረሻ የለውም። እና በቃ ባሰኘህ ወይም ደስ ባለህ ነገር እየገዛህ ነገሮችን ያለአግባብ ያለእቅድ ልትጨርስ ነው ማለት ነው። ብርህን ስለዚህ የግድ ነው። በጀቴን በጣም ነው የማስተዳድረው እና የወር በጀቴን በጣም ያላሰብኩት ነገር ካልገጠመኝ በስተቀር አብቃቅቼ ነው የምጠቀመው

በምጣፍ ላይ መቀመጥ አዎ በጣም እወዳለሁ በጣም በጣም እኔ አሁን ድሬዳዋ በጣም ከሚናፍቀኝ አንድ ነገር ባህላቸው በምንጣፍ ፏ ብለው ነው የሚቀመጡት። እና እኔም በቃ እዛ ጋር ስሄድ በጣም የሚመቸኝ እውነት ለመናገር እና በተለይ አሪፍ ያሉ በጣም አረቢያን ምጅለስ ምናምን የሚባሉ ምንጣፍ አይነቶች አሉ። ቤቱን በጣም አሪፍ ያደርጉታል እና በዛ መቀመጥ እውነት በጣም ነው ደስ የሚለኝ ቤቴ ራሱ እንደዛ ቢኖር። ሁሌ እመኛለሁም በተቻለ መጠን ደግሞ አደርጋለሁ።

የወተት ተዋጽኦ አዎ በጣም እወዳለሁ ቅቤም ቢሆን ወተትም ቢሆን አይብም ቢሆን በጣም በጣም ነው የምወደው እርጎም ቢሆን በጣም ነው የምወደው ብቻ በአጠቃላይ ከልጅነቴ ጀምሬም እየተጠቀምኩ ነው ያደግኩኝ እና በጣም ነው የምወደው። አሁንም ቢሆን የወተት ተዋጽኦ ጾም በሌለበት ሰዓት በጣም እጠቀማለሁ በጣም ነው የምወደው። ሁሌ ቀን በቀን ብጠቀም ደስ የሚለኝ ነገር ነው።

አዎ ስልጠና በጣም እወስዳለሁ በተለይ ደግሞ አጫጭር ስልጠናዎች አሉ የሙያ ስልጣንም ሊሆኑ ይችላል ወይም ደግሞ አጭር የሆነ የስነምግባር ሊሆን ይችላል ብቻ ብት ብዙ ጥሩ ጥሩ ስልጠናዎችን እወስዳለሁ። እና ክህሎቴን የማዳብርበት ከሆነ የበለጠ የስራ ውጤቴን በጣም ከፍ የሚያደርግ ከሆነ በተለይ ደግሞ አዲስ ችሎታ የሚጨምርልኝ ከሆነ አዲስ ብቃት የሚያደርግልኝ ከሆነ አዎ ስልጠና በጣም እወዳለሁ።

የምወደው አይነት ፊልም የፍቅር ፊልም ቢሆን በጣም ደስ ይለኛል ልብ አንጠልጣይ የሆነ የፍቅር ፊልም ሲሆን በጣም ደስ ይለኛል እና በጣም ዉካታ ያልበዛበት ወይም ደግሞ በጣም ከእውነተኛ አለም ክንዋኔ ያራቀ ከሆነ በጣም ይመቸኛል። እና የምወደው አይነት ፊልም እንደዛ ነው። በተለይ በጣም የማረሳው አይነት ፊልም የድሮ ራሱ ለምሳሌ ታይታኒክ የሚል ፊልም በጣም በጣም በጣም ሁሌም የማረሳው አይነት ፊልም። እና በአጠቃላይ የምወደው አይነት ፊልም ምንድነው? በቃ የፍቅር አይነት ስልም ፊልም ሲሆን በጣም ይመቸኛል።

የምወደው አይነት ልብስ ቀለል ያለ ልብስ ነው የምወደው በጣም ያልከበደኝ ወይም ደግሞ ከአየር ሁኔታው ተስማሚ የሆነ በርግጥ በጣም ብርዱ ከሆነ ማመራጫ የለኝም ወፈር ያለ ልብስ ማድረግ አለብኝ ግን። በአጠቃላይ የሚመች አይነት ነው የምወደው አይነት ልብስ ከሆነ ግን ቀለል ያለ ከሰውነቴም በጣም ተስማሚ ሆነ ከ በጣም ሰፊም ያልሆነ ጠብቅ ብሎ የማያይዘኝ መሆን አለበት እና እንደዚህ አይነት ነገሮችን ነው የምወደው።

በሳምንት ሁለት ጊዜ ነው ወደ ገበያ የሚሄደው። ምክንያቱም እኛ ሀገር አብዛኛው ጊዜ የገበያ ቀን ማክሰኞ እና ቅዳሜ ነው። እና በሳምንት ሁለት ጊዜ ወደ ገበያ እሄዳለሁ። ነገር ግን አንዳንዴ አስፈላጊ የሆኑ ነገሮችን በጊዜ ከጨረስኩኝ በመሃልም ሊሄድ ይችላል። ረቡም ሀሙስም ግን የገበያው ሁኔታው በየሀገሪቱ ሁኔታ በጣም ይለያያል። የምሳሌ እኛ አካባቢ ብዙ ጊዜ የሚካሄደው ማክሰኞ እና ቅዳሜ ስለሆነ በሳምንት ሁለቴ እሄዳለሁ። ነገር ግን በጣም አስፈላጊ የሆነ እቃዎችን ብጨረስ ወይም አንድ አዲስ ነገሮችን ብፈልግ ሄጄ ያው እገዛለሁ። በአጠቃላይ ሁለት ወይም ሶስት ጊዜ በሳምንት እሄዳለሁ።

አዎ በገበያ ዋጋ መደራደር በጣም እችላለሁ በጣም እችላለሁ እውነት ለመናገር እኛ ሀገር ላይ ያሉ ነጋዴዎች ብዙ ጊዜ በስንት ገዝተው በስንት እንደሚያመጡት ሁላ ዳታ ምናምን ስለማይያዝ መንግስትም ይሄን ቁጥጥር ስለሌለው። አራት አምስት እጥፍ ላይ ሊያትርፉበት ይችላል እና ስለዚህ ጎበዝ ተራዳሪ መሆን አለብህ። አለዚያ መኖር መስራት አትችልም ማለት ነው። እና በጣም ጎበዝ ተደራዳሪ ነው የምድር አዲስ ችሎታው በጣም አሪፍ ነገር ነው። በጣም

አዎ ቦጎ አድራጎቶችን ሰርቼ አውቃለሁ ሁል ጊዜ ነው የምሰራው አሁን ላይ ደግሞ በጣም በጣም ተደጋግሜ ለመስራት ትልቅ ፍላጎት እያደረብኝ ነው። ለቀጣይ ደግሞ ያለኝ አላማ ይሄን ነገር ሰርቼ መኖር ነው። ምክንያቱም ሰው የሆነ ለሰው መሆን ነው። እና ትልቁ የህይወት የስራ ምኞቴ ይሄ ነው። መጨረሻዬን በቃ የመጨረሻ ጊዜያቶችን ማሳለፍ የምፈልገው። ሽማግሌዎችን በመርዳት ደካማ አካል ጉዳት የሆኑትን በማገዝ። ብቻ በአጠቃላይ ህፃናቶችን በማሳደግ አሳድጌላቸው አሳክሜላቸው ሰዎችን በማሳከም ይሄን ነገር ነው በማድረግ ማሳለፍ የምፈልገው። እና አዎ በቃ ለበጎ አድራጎት ስራዎችን ሁሌ እሰራለሁ

በመስታወት ላይ ብዙ ጊዜ አልቆይም እውነት ለመናገር ጠዋት ለምሳሌ ያው አንድ ደቂቃም ከዛ በላይም አላሳልፍም ጥርሴን ቦርሼ በስነ ስርዓት ጥርሶቼን አጽድቼ ፊቴን አይቼ ፀጉሬን አስተካክዬ ብቻ በአንድ ደቂቃ ባልሞላ ጊዜ ነው። መስታወት ለይ ምቆየው እና ያው መስዋዕትም ልክ በልቼ ስነሳ ከእቅልፌ አይናር ምናምን አይኔ ላይ እንዳይኖረኝ ቼክ ማድረግ ብቻ ነው የምወደው እንጂ። መስተዋት ብዙ ጊዜ የማሳልፍ የምወድ አይነት ሰው አይደለሁ። እና አዎ በአጠቃላይ በቀን አንድ ደቂቃ ወይም ሁለት ደቂቃ ባሳልፍነውበቀን ቢደመር

አዎ፤ በስራ ጓራ ቦታ ጓደኛ አለኝ። አሉኝ አሉኝ አዎ ጓደኛ ብቻ ሳይሆን ጓደኞች አሉኝ አሉኝ ግን ያው ቀረብ ያለ ግንኙነት የለኝም፤ ማለት ከስራ ሁኔታዎች ውጪ በስተቀር ማለቴ ነው፤ ምክንያቱን ብዙ ጊዜ እኔ በእኔ የማምንበት ምንድነው ጥልቅ የሆነ ግንኙነት ከስራ ውጭ ባሉ ሰዎች ጋር ቢሆን ይመረጣል። አለበለዚያ የስራ ሁኔታዬን ሊረብሸኝ ይችላል፤ ብዬ ስለማስብ ያው ብዙም ጥልቅ የሆነ ጓደኛ ባይኖረኝም፤ ግን ጥሩ ጓደኞች አሉኝ።

እውነት ለመናገር በዚህ በኢትዮጵያ ላይ እንደ ባህልም ቢሆን ልደት ማክበር አንደኛው ወይም ሁለተኛ አመትህ ላይ ወላጆች ካከበሩልህ በኋላ ከዛ በላይ ማክበር ብዙም የተለመደ ነገር አይደለም። እኔም ብዙም አላከብርም አንዳንዴ ትዝ ብሎኝ ሁላ አያውቅም እና ልዴቴን ብዙም አላከብርም። ሲጀመር በቃ እንደዛ ነው። እኛ አንደኛው ወይም ሁለተኛ ወይም እስከ ሶስተኛ አመት ወላጃችን ዳቦ ሰርተው ኬክ ሰርተው ምናምን ያከብሩልናል። ከዛ የዘለለ ግን እኛ ቀን ከቀን ወይ አመት ከአመት ማክበር ልማድ የለንም

የአካባቢያችን ገበያ አሪፍ ነው። ዞሮ ዞሮ ችግሩ ምንድነው? እኛ ኢትዮጵያ ላይ ብዙ ጊዜ ነጋዴዎቻችን በሲስተም ውስጥ አላስገበናቸውም። እና በስንት ገዝተው በስንት እንደሚሸጡት ነገርየው አናውቅም። እና አንዳንዴ በጣም ምክንያት ባልታወቀ ቁጥር የዋጋ ልዩነት በጣም ይገኛል። በተለይ ከአንድ ሱቅ ወደ ሌላ ሱቅ ራሱ ሄደህ በጣም ትልቅ የተጋነነ የዋጋ ልዩነት አለ። እና ያው ግን ያው በአጠቃላይ ግን የአካባቢያችን የገበያ ሁኔታ ብዙ ጊዜ በሀገር ውስጥ ምርቶችን የተመሰረተ ነው

ሹራብ መስፋት አልችልም እውነት ለመናገር ብዙ ጊዜ ሹራብ እኛ ላይ የሚሰሩት ሴቶች ናቸው። እኔ ግን ብዙ ጊዜ አልችልም እና ብዙ ጊዜዬ የሳልፍኩት በትምህርት ስለሆነ ከትምህርትም ወደ ስራ አለም ስለገባው ሹራበ መስፋት ምናምን ብዙ አልችልም በአጠቃላይ የልብስ መስፋት ሹራብ መስፋት ምናምን የሚሉ ነገሮችን የእጅ ስራዎችን አልችልም። ብዙ ልምድ የለኝም በቃ እኔ ከኮምፒውተር ከቴክኖሎጂ ጋር ምናምን የተያያዘ ነገር ካልሆነ በስተቀር። አልችልም

አይ ያው ስማርትፎን ጠቀማለሁ በደንብ እንደምትጠቀመው ምክንያቱን በዚህ ጊዜ ደግሞ ስማርትፎን በጣም እንደ የእለት መሰረተ ፍላጎት አንዱ ሆኗል። እና አዎ እጠቀማለሁ በተለይ ደግሞ ከኢሜል ጋር የተያያዘ ስራዎችንም ከግንኙነት ጋር የተያያዘ ስራዎችንም መሰረት አድርጌ ስለምሰራ። በደንብ በደንብ እጠቀማለሁ ስማርት ፎን በደንብ ነው ምትጠቀመው አለኝ? እንደውም እኔ ከአሁን በኋላ ህይወት ያለ ስማርት ፎን ማሰብ ራሱ በጣም ይከብደኛል በጣም በጣም ማለት ነው

ብዙ ጊዜ በቤት ውስጥ መምረጥ የምወደው ምንድነው? አካባቢያችን ላይ በጣም ሀይለኛ ዝናብ ወይም አቧራ ወይም ፀሀይ ካለ ነው አለው ለዚያ አካባቢ አየሩ በጣም ቆንጆ ከሆነ በውጭ በሆን በጣም ደስ ይለኛል። ነገር ግን ያው የቤቱ ሁኔታ ደግሞ ትንሽ በቃ የአየር ሁኔታውን ሁሉም ነገር በጣም ከበድ ያለ ከሆነ ውጪ ያው ውስጥ ነው በቤት ውስጥ እመርጣለሁ። በሌላ አባባል ቤቱም በጣም አሪፍ ከሆነ። ቤት ውስጥ ለመቆየት በጣም ደስ የሚል ከሆነ የማይጨንቅ ምናምን ከሆነ ቤት ውስጥ እመርጣለሁ ማለት ነው

የማስታውሰው ልዩ በዓል በተለይ በልጅነቴ ገና ነው ገና በጣም አሪፍ ነገር ነው በተለይ በተለይ እኛ አካባቢ ገና በጣም ይከበራል ቆንጆ ነገር ሁኖ ነው የሚከበረው እና በጣም ደስ ይላል። ብቻ በተለይ ደግሞ ወንዶቹን አብረን እየዞርን እየጨፈርን በቃ ልደትን እንኳን አድርሳችሁ እያልን በየቤቱ እየዞርን ብር እንሰበስብ ነበረ። ብቻ ጓደኛ ለጓደኞቻችን ተሰባስበን አንዳንዴ ደግሞ እንጣላለን ብቻ በጣም ደስ የሚል ነገር ነገረ ነበረ። እና በጣም የማስታውሰው ባዓል ገና ነው

ጫጫታ በበዛበት በዛ በዚህ ጊዜ መገኘት አልወድም አልወድም ብቻ ጸጥ ያለ ከሆነ መዝናናትም እንኳን ብፈልግ ጸጥ ያለ ቦታ ነው የምወደው ብዙ ጫጫታ የለበት ብዙ ሁኮት ምናምን የሌለበት ነገር ነው የሚመቸኝ እኔ አለበለዚያ አረበሻለሁ። መዝናናት ሳይሆን በጣም ያስጨንቀኛል እና ጫጫታ አልወድም የግድ ጸሎት ቤት ካልሆነ። ወይም ደግሞ በጣም የግድ የምስብሰባ ምናምን እንግድ ካልሆነ ብዙ ሰው የተሰበሰበት ቦታ ራሱ መሄድ ብዙ ይጊዜ አልመርጥም። እና አዎ ጫጫታ በአጠቃላይ አልወድም

አዎ በስራ ጊዜ አንዳንዴ እረፍት አደርጋለሁ ግድ ነው ምክንያቱም በጣም አንዴ ከደከምኩኝ የውጤታማነቴ ስለሚቀንስ አረፍልና ትንሽ አምሮዬን ሪፍሬሽ አድርጌ ከተወሰነ ደቂቃዎች በኋላ ተመልሼ ደግሞ በደንብ እጥፍ አድርጌ እሰራለሁ አለው ለዚያ በጣም እየደከመኝ እየሰለቸኝ የስራ ቦታ ላይ ቁጭ ብዬ በቃ መታገል አልወድም። እና አዎ በስራ ቦታ ላይ በስራ ሰዓት ላይ ትንሽ እረፍት አደርጋለሁ። በደንብ ትንሽ እረፍ አድርጌ የበለጠውን ውጤታማነቴን እንድጨምር በጣም በአዲስ ማይንድ እንድጀምር ያደርገኛል ማለት ነው

አይ በአጠቃላይ የማታ ሰው ነኝ ብል ይሻለኛል ምክንያቱም ጠዋት ከመነሳት ማታ ማምሸት በጣም ይቀለኛል ከልጅነቴም ጀምሮ ነው ይሄን ባህሪ አለኝ እና ማታ እስከፈለኩት ድረስ ማምሸት እችላለሁ። ጠዋት አንዳንዴ መነሳት ይከብደኛል የግድ አላርም ምናምን ሊያስፈልገኝ ሁላ ይችላል። እና ያው አብዛኛው የማታ ሰው ነኝ ብል እመርጣለሁ። ማታ ግን ያው ሌላ አልባሌ ቦታ ምናምን መሄድ አልወድም።

ወደ ሱቅ ከመሄድ በፊት ዝርዝር ነገሮችን አዘጋጃለሁ አንዳንዴ ዝም ብዬ ምንም ነገር ለመግዛት ሳልወስን ዝም ብዬ በአእምሮዬ ላይ ምኑር ብዙ ነገሮችን ይዤ ከሄድኩኝ ዝብርቅ የለብኝ እና መግዛት ያለብኝ ያለብኝ ነገር አላውቅም እና ጊዜህን አባክናለሁ። ስለዚህ ምንድነው የማደርገው? ሱቅ ከመዳፌ በፊት ነገሮችን ቀድሜ ዘርዝሩ የምገዛቸው ነገሮችን አዝጋች እሄዳለሁ። በመሃል የምጨምረው ምንድነው በጣም አስፈላጊ ነው ብዬ ያመንኩት ወይም የረሳውት ነገር ካልሆነ በስተቀር። ከዛ ውጪ ለመግዛት አልደራደርም ጊዜም አላጠፋም እና። ሱቅ ከመሄዴ በፊት የግድ ዝርዝር ነገሮችን ጽፌ ነው የምሄደው።

በስራ ጥሪ አላደርግም። ስራ ላይ ቁጭ ካልኩኝ እኔ ብዙ ጊዜ የስራ ጉዳይ ካልሆነ በስተቀር ማናገር ራሱ ሰውን መናገር ራሱ አልወድም ብዙ ጊዜ እና ጸጥ ብዬ ስራዬን በሙሉ ትኩረት ሰጥቼ መጨረስ ነው የምወደው። እና በስራ ላይ የሰዎችን መጥራት ወይም ደግሞ ሌላ ጥሪ ውስጥ መግባት ምናምን አልወድም ሰውም እንዲጠራኝም አልፈልግም። እና አዎ አንዳንዴ በጣም አስፈላጊ ጉዳይ ከስራ ጋር የተያዘ ወይም ደግሞ ቶሎ ምላሽ የሚያስፈልገው ጉዳይ ካልሆነ በስተቀር ሰዎችንም አላናገርም። በስራ ላይ ጥሪም አላደርግም

ያው በዚህ በምንኖርበት አካባቢ ያለው እኔ ቤት ጣራ ምንድነው? ቢባል በቆርቆሮ የተሰራ ነው። ገጠር አካባቢ ከሄድክ ደግሞ ከድንጋይ የተሰራ አለ። ወይም ደግሞ ከዛፎች ምናምን ከእንጨት ምናምን የተሰራ አለ በሳርም የተሸፈነ ነገር አለ። አሁን እኔ ያለሁበት አካባቢ ግን ምንድነው? በቆርቆሮ የተሰራ ነው። በርግጥ ቆርቆሮ መስራቱ በአብዛኛው ጊዜ ለፀሀይ ያንፀባርቃል ሙቀት ይጨምራል ምናምን ግን ያው አመራጭ የለም። የምንጠቀመው አሁን ላይ ያው በቆርቆር የተሰራ ጣራ ነው። የምንጠቀመው

መዋቢያዎችን አልተጠቀምም እዉነት ለመናገር ከፀጉር ቅባት ውጪ ሌላ ነገር መጠቀም አይመቸኝም ወይም ፀጉር የማስተካከል ወይም ፀጉር የማስተካከል ማበጠር ካልሆነ ስተቀር እንደዚህ እንደ ሴት መኳኳል ምናምን ነገሮችን አልወድም። እንደዛ የሚያደርጉ ወንዶች ሁላ ያስጠሉኛል እውነት ለመናገር እና መዋቢያዎችን ጽዳቴን ብቻ እጠብቃለሁ። ከዛ የዘለለ ጥርሴ ነው እቦሻለሁ ከዛ ፀጉሬው እቆርጣለሁ በቃ አለቀ። ደቀቀ ከዛ በኋላ ግን ፊቴን ታጥቤ ወደ ስራ እንጂ ወዋዋብ ምናምን አልፈልግም። አልወድም።

ወደ መናፈሻዎችን የሚሄደው ጊዜ ወይ ያው አብዛኛው በሳምንት ብያንስ ቅዳሜና እና እሁድ እሄዳለሁ። በቃ መዝናናት ስፈልግ እሄዳለሁ ከተማ ላይ ከሆነ ቀን በቀንም ሊሆን ይችላል ግን አሁን ባለሁበት አከባቢ። በሳምንት አንዴ ወይም ሁለቴ ነው የምሄደው ሁችሚንስ ቅዳሜና እሁድ ማለት ነው። እና ያው እንደዛ ነው ያው እንደየሁኔታው ነው ከተማ ላይ ከሆነ ግን ብዙ ጊዜ ልሄድ እችላለሁ።

በጣም የሚመቸኝ ሰዓት አዎ እንደዛ ነው በቃ የቀን አንድ ሰዓት አካባቢ ነው በጣም ቀለል ብሎልኝ እኔም ደስ ብሎኝ የቀን ሙሉ የነበረኝን ስሜት ሁላ ነፃ ሁኖ በቃ ነጻነት የሚሰማኝ ሰዓት ቀለል የሚለኝ ሰዓት። አንድ ሰዓት ነው አንዳንዴ ሰዓቱ ራሱ አንድ ሰዓት መቼ ነው ሚደርሰው እያልኩኝ ራሱ እናፍቃለው እና። በአጠቃላይ ግን ከአንድ ሰዓት እስከ ሁለት ሰዓት ባለው ነገር በቃ ቀለል ይልልኛል የምወደው ሰዓት ነው። በቀኑ

በጣም የምወደው አይነት በዓል አዲስ አመት ነው። ነገር ግን ሌሎቹ ባዕላቶቹም እንደ ገናም እንደ ፋሲካም በጣም ሚመቹኝ አሉ። በጣም በቃ ናፍቃችኋለሁ ሁል ጊዜ። ነገር ግን ያው የአዲስ አመት ደግሞ የተለየ ስሜት አለኝ ምክንያቱን ክረምቱን ዝናቡንም ጭቃውንም ሁሉም አልፎ ልምላሜ የሚታይበት ዝናቡ የሚቀንስበት ጭቃው የሚቀንስበት ነው። እኛ ጋር አዲስ አመት የምናከብረው እና። መስከረም አንድ አካባቢ ያለውን ድባብ በጣም ደስ ይላል። ሁሉም ለምነው ሰላም ነው የሚታይህ ተስፋ ነው የሚታይህ እና። አዎ አዎ አዲስ አመት በጣም እወደዋለሁ

አዎ ግጭቶችን ማስተካከል አዎ በጣም እችላለሁ ምክንያቱም በቤተሰብም መሃል በጓደኞችም መሃል በስለባልደሮችም ባህል ገጭቶች ካሉ ቶሎ እነሱን መፍታት ነው የምወደው። እኔ ምክንያቱም እነኚህ ግጭቶች ቶሎ ካልተፈቱ በኋላ ላይ ሄደው ሄደው ደግሞ ሰር ሰደው መቀልበስ የማትችሉበት ደረጃ ሊደርሱ ስለሚችሉ ያኔ ደግሞ ጉዳታቸው በጣም የከፋ ሊሆን ስለሚችል። በአግባቡ በስነ ስርዓት ነው በንግግር ሌሎችን ሁሉም ባስደሰተ መልኩ ነው መፍታት የምፈልገው። እና አዎ ግጭቶችን ማስካከል መፍታትም በጣም እችላለሁ በጣም

ድሮ ድሮ ብዙ ጊዜ ነበር የማነበው መጽሐፍ አሁን ላይ ትንሽ ቀን ስራዬ ላይ በጣም ስለሚያደክመኝ ብዙም አለብኝ ግን በጣም አንድ በጣም አሪፍ የሆነ መጽሐፍ ከያዝኩኝ በተለይ በቃ እሱንም በጣም ለመጨረስ በጣም ጎበዝ ነኝ አነባለሁ። በተለይ ደግሞ ሳይንሳዊ የሆኑ ልቦለዶችን በጣም ይመቹኛል። በእውነተኛ ታሪክ የሆኑ መጽሐፍቶችም አነቃቂ የሆኑ መጽሐፍቶችም አነባለሁ በጣም በጣም በጣም እና ከማርሳቸው መጽሐፎች ራሱ ቲንክ ኤንድ ግሮሪች የሚለው እና የናፖሊን ሂል መጽሐፍ በጣም በጣም በጣም በጣም የምወደው መጽሐፍ ነው

አሁን ባለሁበት የስራ መስክ ለአስር አመት አካባቢ ሰርቻለሁ። እና ልክ ከዩኒቨርሲቲ ጀምሮ ተመርቄ እንደወጣሁ ጀምሬ ነው መስሪያ ተጀመርኩኝ ያው በመሃል መቆራረጦቹም ቢኖርም ግን በአጠቃላይ አስር አመት አካባቢ ሰርቻለሁ። እና በጣም ደስተኛ ነኝ። ደግሞ በጣም የሚገርምህ በግድብ ፕሮጀክቶች ነው የምሰራው ብዙ ጊዜ እነኚህዎቹ ደግሞ በጣም ለሰው ብርሃን ማዘጋጀት አይነት ስራዎች ስለሆኑ። በጣም ይመቹኛል

አዎ ቅርጫት አለኝ ብዙ ጊዜ በበዓል አካባቢ በራስህ ራስህ ስጋ ገዝተህ ከምትጠቀም በሰዎች ላይ አብረህ ማህበር ሆነህ አንድ በሬ ገዝተህ ተካፍለህ የምትበላው አይነት ቅርጫት። ሊኖር ይገባል ምክንያቱም በጣም አትራፊ ነው የምትሆነው ከነገዳው ከነገዴዎች ጋር ሄደህ ከመግዛት ይልቅ ራስህን ገዝተህ በራስህን ተከፋፍለህ ለሁሉም አሪፍ በሆነ መንገድ አመት በዓሉን ጥሩ ስጋ በልተህ ታሳልፋለህ እና አዎ የስጋ ቅርጫት የምንበላበት ማህበር አለን። አዎ አለኝ

ሙዚየም መሄድ አዎ እወዳለሁ ግን ያው ዘርዝሮ አሁን ያለሁበት ከከተማ ራቅ ያለ ስለሆነም ሙዚየም የለም ነገር ግን ወደ ከተማ በሄድኩ ቁጥር በቃ የግድ ነው አንዳንዴ ሙዚየሞችን ሄጄ ታሪካዊ ነገሮችንም ቅርሶችንም መጎብኘት በጣም በጣም በጣም እወዳለሁ። እና አዎ ሙዚየም መሄድ በጣም እወዳለሁ በተለይ በተለይ ያው ከጓደኞቼ ጋር በጣም ከምወዳቸው ቤተሰቦቼ ጋር ምናምን ለየት ያለ ጊዜ ማሳለፍ ስፈልግ እንደዛ አይነት ቦታዎች ነው የሚሄደው። እና አዎ አዎ አዎ ሙዚየም እሄዳለሁ

ውሳኔ መስጠት አዎ በጣም እችላለሁ በርግጥ እውነት ለመናገር ቶሎ አልወሰንም ግን ከወሰንኩኝ ደግሞ በስነ ስርዓት ነው የምወስነው ወደኋላ አልመለስም አንዴ ከወሰንኩኝ የግድ የውሳኔ ውጤት ሳልመለከት መልሼ ደግሞ ወደኋላ አልመለስም። ነገር ግን ቶሎ አልወስንም አንዳንዴ ትንሽ ነገሮችን ረጋቢ የመያት እወዳለሁ። ውሳኔ ግን በጣም ወሳኝ ነኝ በጣም በዚህ በዚህ በጣም ጥሩ ኳሊቲ አለኝ ብዬ ነው የማምነው

መቀራረብ እችላለሁ በዚህ ጊዜ የተራረቁ ሰዎችን ቢሆኑ የተራረቁ አይዲያ ሀሳቦችም ያሉባቸው ሰዎችን ከሆኑ የግድ የሁለቱም ሰምቼ መሃለኛውን ላይ መቀራረብ እችላለው ነው። በዋጋም ቢሆኑ ሰዎቹን በተለያየ ለምሳሌ ሁለቱም ሰዎችን ማዳረደር ብፈልግ መቀራራብ በቃ ማቀራረቢያ ማድረግ በጣም እችላለሁ አቀራርባለሁ በደንብ አድርጌ ምክንያቱን ምንድነው? የማደርገው። ሁለቱም ሀሳብ በደንብ ሰማና ያው ምክንያታቸውን ገልጼ ያው በዚህ በዚህ ብታደርግ ይሄ ነው በዚህ በዚህ ብታደርግ ይሄ ይመስላል ብዬ የተቀራርበው ሁለቱንም ወደ መሃል መንገድ መጥተው እንዲገናኙ ማድረግ

ማታ ብዙ ጊዜ ሁለት ሰዓት አካባቢ ነው የምገባው ለምንድነው ቢባል እኔ የምተኛው አራት ሰዓት አካባቢ ነው። ስለዚህ በምተኛበትና በምበላበት ያለውን የሰዓት ልዩነት ቢያንስ ሁለት ሰዓት መሆኖች አለበት። አለዚያ በቀታ በልቼ በቀታ መተኛት በጣም ይከብደኛል እና ምንድነው የማደርገው? ሁለት ሰዓት አካባቢ እራቴን እበላና ከዛ በኋላ እስከ አራት ሰዓት ባለውን ሁለት ሰዓት ሁሉም ነገር ቀለል ካለ በኋላ በጣም መተኛኝ ቀለል ብሎኝ የተኛለው ማለት ነው። እና አብዛኛው ጊዜ የተለየ ነገር ካልተፈጠረ ሁለት ሰዓት ነው የምበላው

አዎ እድለኛ ነኝ በጣም እድለኛ ነኝ ምክንያቱም ምንድነው? እድለኛ መሆኔን ማቀው በህይወቴ የገጠሙኝ ሰዎች አብዛኞቹ እኔን ሚያስተምሩ እኔን ሚያግዙ እኔን በበጎ መልኩ ሚረዱ ሰዎች ናቸው በጣም በጣም በጣም እና በጣም እንደለኛ ነኝ ይሄ ነገር በጣም እድለኝነት ነው ብዬ ነው። የማስበው አንዳንዱ ሰው እኮ ሁሌ ወደ አንተን ወደ ኋላ እንዲመልስህ እየደፈቀ በቃ መንገዶቹን እየዘጋ በቃ ህይወትን በጣም ከባድ ያረግብሃል። እኔ ግን እንደዚህ አይነት ነገር የገጠመኝ አይደሉም እና በጣም በህይወቴ ጥሩ ነ ሰዎችን ነው የሚገጥሙኝ። ጥሩ ነገሮችን የሚገጥሙኝና አድለኛ ነኝ

የምወደው ፍራፍሬ አቮካዶ ነው አቮካዶ በጣም ነው የምወደው። ምክንያቱም አቮካዶ ማለት እኔ በቃ ኮልም አይነት ምግቦች ቀላቅዬ መብላት እችላለሁ ከሽሮም ቢሆን ከስልስም ቢሆን ከስጋም ቢሆን ከእንቁላልም ቢሆን። ለብቻው ከዳቦ በዳቦ ሰርቼም ቢሆን በጣም በጣም ይመቸኛል እና አቮካዶ በጣም ነው የምወደው። በጣም በጣም ሁሌ ከምግቤ ላይ እንዲጠፋ የማልፈልገው ፍራፍሬ ቢኖር አቮካዶ ነው። አቮካዶ በጣም እወዳለሁ በጣም

ቤተሰቦቻችን የምንሰበሰብበት ጊዜ አለን በተለይ ደግሞ በቤተሰባችን መሃል በጣም ችግር ከተፈጠረ ያን ችግር ለመፍታት እንሰበስባለን። ወይም ደግሞ ደስታ ካለ ሰርግም ካለ ወይም አመት ባዓላቶችም ሲሆን እንሰባስባለን። እና በጣም እኔ አሁን ምን ያህል ጊዜ ብለው በቃ ቢያንስ በወር ሁለቴ ሶስቴ የግድ የሁሉም ቤተሰብ ያማከለ ሰብሰባ እናደርጋለን እና ጥሩ ነው። ያው መምጣት የሚችለው ይችላል የማይችለው ደግሞ በስልክም ቢሆን ይሳተፋላ

ሰዎችን ማስተዋዉቀው ምንድነው? አብዛኛው ጊዜ የመጀመሪያ አካባቢ ሳስታውቃቸው ከሆነ በተለይ የአንዱን ጥሩ ነገሩን የአንዱን ጥሩ ነገሩን በምን ለአንዱ ለአንዱን በመንገር ነው። ለምሳሌ አንዱ ጓደኛዬ ከሌላ ጓደኛዬ ጋር ሳስታውቀው እከሌ ይባላል ይሄ በጣም ይሄ እንደዚህ አይነት ኳሊቲ አለው እንደዚህ አይነት ስራ ነው የሚሰራው እንደዚህ አይነት ባህሪ አለው። እንደዚህ ጥሩ ጎኖች አሉት የምወደው አይነት ሰው ነው ብዬ ይነግረዋል ለዛኛውም እንደዛ ግን ዋሽቼ የሌለውን ነገር ነግሬ ምናምን ሰዎችን በሌላ መንገድ እንድረዱት አላደርግም። እና እንደዛ አድርጌ ነው የማስታው

አዲስ ቴክኖሎጂ መማር አዎ በጣም እወዳለሁ በጣም በጣም ነው የምወደው። ምክንያቱም በዚህ ጊዜ ሁሉም ነገሮችን እየተቀያየሩ ስለሆነ ያሉት የግድ የአዲስ ነገሮችን ጋር መጣጣም እና መማር አለብህ። አለው ለዚያ በድሮ በሬ በሬ አርሳለው ብትል ጥሩ አይደለም እና ጥሩ አይሆንም ይሄን ነገር ደግሞ ህይወትን በጣም ይከብዳል። ስለዚህ ምንድነው ማድረግ ያለብህ? ጥሩ ኦፖርቹኒቲዎችም ጥር ድሎችም ይዘው ስለሚመጣ አዲስ ቴክኖሎጂም መማር በጣም ነው የምወደው። በጣም እና ብችል ብችል ሁሌ አዲስ ነገር ምን አለ እያልኩኝ መጠየቃቸው የቴክኖሎጂ ሰዎችም ራሱም አሉኝ።

እኔ በእግር ብዙ ርቀት መሄድ እችላለሁ። ምንድነው ሰውነቴ ቀጠን ያልኩኝ ነው ከሰውን ከስፖርት ጋር ብዙ ጊዜ ያሳለፍኩት እና በግርበትም አቦራ ከሌለ ዝናብም ከሌለ ወይም ፀሀይም ከሌለ። እስከ አርባ ሂሎት ኪሌሜትር መሄድ እችላለሁ ምንም ችግር የለብኝም። ምንም ሳላቋርጥ ምን አረባ ሁለት ኪሎ ሜትር ከዛ በላይም መሄድ እችላለሁ። በርግጥ በእውነት ለመናገር አይ ሁላ እና ብቻ በቃ መንገዱን አሪፍ ይሁን ፀሀይም አወራም ምናምን ካለው ደግሞ በቃ በማለት ትንሽ። እስከ ሃያ ሰላሳ ኪሎ ሜትር መሄድ ይችላል

ኮከቦችን መመልከት በጣም ነው የምወደው ነው እዉነት ለመናገር ማታ ማታ በተለይ አንዳንዴ በቃ ዝም ብዬ እዛ ሰማይ ላይ ስመለከት በቃ በጣም በጣም ነው የሚገርመኝ አይ የፈጣሪ ስራ እየ አልኩኝ በጣም ነው የምደምመው እና። ከዛ ማን ያስቀመጣቸው ጨረቃውን እመለከታለሁ ኮከቦችን እመለከታለሁ እና በሌሊቱ ይሄንን ነገር በቃ ሳየው። በጣም የተለየ ደስታ ነው የሚሰጠኝ አዉነት ለመናገር እኔ በቃ ማለት በጣም በጣም ነው የምወደው። ኮኮቦችን መመልከት አንዳንዴ እንደ አዲስ ሁላ ነው በቃ። ሳያቸው በቃ ምንም አይቻቸው እንደማላውቅ ደስታ የሚሰማኝ እና በጣም አድናቂ ነኝ

ይቅርታ መጠየቅ ለኔ በጣም ቀላል ነው እለት ለመናገር በጣም ይቅርታ ጠያቂ ነኝ ምክንያቱም ምንድነው? ይቅርታ መጠየቅ ለኔ መሸነፍ አይደለም። አጥፍቼ ከሆነ በጣም ይቅርታ እጠይቃለሁ። በጣም ወይም በስሜታዊነቴ ሊሆን ይችላል ወይም ደግሞ ተናድጄ ሊሆን ይችላል። ብቻ የሆነ በሆነው ይሁን ነገር ሰዎችን ቅር ሳሰኝ ምንድነው የማረገው? ይቅርታ በጣም እጠይቃለሁ። በይቅርታ ነገሮች እንዲፈቱም እፈልጋለሁ። ብዙ ጊዜ ደግሞ የምቀየም አይነት ሰውም አይደለሁም። እውነት የበደለኝ ሰው ራሱ በቃ ለጊዜው ስሜታዊ በሆነ መንገድ ልመልስለት እችላለሁ። እንጂ ከተወሰነ ጊዜ በኋላ ውስጤ ላይ በቃ አልብከነከንም። እና ይቅርታ መጠየቅ በጣም ለኔ

የቪዲዮ ጥሪ ስልክ ላይ አላደርግም እውነት ለመናገር ያው እኔ ጥሬን ክላሲካል ነው ወይም ደግሞ ዝም ብሎ መዝሙር አይነት ነገር ነው እንጂ የቪዲዮ ጥሪ አላደርግም። በቪዲዮ እኮ ሰዎችንም መጥራት አልወድም እና ቪዲዮ ቀርጬ በአጠቃላይ ማህበራዊ ሚዲያ ላይ ምናምን እንትንም ማድረግም አልወድም ብቻ የቪዲዮ ጥሪ ብዙ ጊዜ አልወድም አልወድም አይመቸኝም እውነት ለመናገር

አሁን ላይ የመጠጥ ውሃ የማገኘው። ከሃይላንድ የታሸጉ ውሃዎችን እና ከቦምባ ውሃ ነው የምጠቀመው እና ብዙ ጊዜ የባምባ ውሃውን አፍልቼ ከሆነ በቃ እጠቀማለሁ ደስ ይለኛል። ከሃይላንድ ውሃ ይልቅ እንደውም አፍልቼ ባምባ ውሃ ብትጠቀም ደስ ይለኛል አፍልቼ አቀዝቅዤ ማለት ነው። እሱን ነገር የምትጠቀመው እና የመጠጥ ውሃ በአብዛኛው ግን አሁን ላይ የማገኘው ከታሸጉ ውሃዎች እና አዎ ከቧምባ ነው ምንጭ ውሃዎች ምናምን። አሁን ላይ ብዙ ጊዜ አላገኝም

ከሻይ እና ከቡና ቡና ነው የምመርጠው እውነት ለመናገር ቡና በጣም ቡና በጣም ነው የምወደው በጣም በጣም በቀን ሁለቴ ሶስቴ እጠጣለሁ በተለይ አንዳንዴ ትንሽ በቃ ጾም ካልሆነ በስተቀር ቡና ጠጥቼ ነው ስራዬን በጣም ቶሎ የምሰራው እና ነቃ ያደርገኛል። ማታም ቢሆን እኔ ብጠጣ እንቅልፌን አይከለክለኝም አንዳንድ ሰዎች ከሰአት በኋላ ቡና ከጠጣን በቃ እንቅልፍ ይከለክለናል ምናምን ይላሉ እኔ ግን ምንም አይለኝም። እውነት ለመናገር እና ቡና በጣም እጠጣለሁ ግን ከዳቦ ምናምን ከሆነ ደግሞ ሻይ

የጨረቃ ብርሃን አዎ በጣም ነው የምወደው ብርሃኑ ደመቅ ሲል ብዙ ጊዜ አልወድም ማታ ማታ አሁን ጨረቃ ብርሃን ሲሆን ወጣ ብዬ ሙሉ ጨረቃ ስትሆን እመለከታለሁ በቃ የልቤ ደም ግፊት ራሱ ይጨምራል። የልብ ምት የራሱ ይጨምራል እና በጣም ደስ ይለኛል በቃ የተለየ ደስታ ነው የሚሰማኝ ጨረቃው ሙሉ ስትሆን የእግዚአብሔር ስራ ምኑ ድንቅ ነው ምኑ ግሩም ነው እያልኩኝ የጨረቃ ብርሃን የጨረቃ ብርሃን ኮከብቶችን መመልከት እወዳለሁ እና አዎ የጨረቃ ብርሃን እወዳለሁ

አሁን ላይ በቀን ብዙ ሰዓት ስልክ እጠቀማለሁ እውነት ለመናገር ለምሳሌ እኔ ስራዬን እየሰራሁ ዩቲዩብ ምናምን ምናምን በስልኬ ነው የማደምጠው። ማህበራዊ ሚዲያም ትንሽ ቆየት እያደረኩኝ አንዳንድ ነገር አያለሁ። መደዋወልም ከሆነ በሜሴንጀር በዋትሳፒ በቴሌግራም ምናምን እደዋወላለሁ። እና በአጠቃላይ እንዴ በቀን ስልኬ ባለማጋነን እስከ ስድስት ሰዓት እስከ ሰባት ሰዓት እጠቀምበታለሁ። እና አዎ ብዙ ጊዜ ነው የምጠቀመው

ሌሎችን ማስተማር አዎ በጣም ነው የምትችለው እውነት ለመናገር እኔ ከተሰጠኝ ትልቁ ስጦታዎች ብዬ የማስበው ምንድነው? ለሌሎቹን የቻልኩትን የሆነ ደግሞ ያወቅኩትን ሌሎችን ማሳወቅ በጣም ግልጥ አድርጌ ነው የማስረዳው። እና አንድ አመት ከምናምንም አስተምሬ ስለነበረ መሰለኝ በቃ ይሄ ነገር በጣም ነው የምችለው። እኔ ሌሎችን በቃ ያወቅኳትን ብቻ በትክክል አድርጌ በቃ መግለጽ ማስረዳት እችላለሁ። ደግሞ በቃ የሌ የውልቤ ነው የውስጤ ነው። በቃ እና ሰዎችንም በቃ አይ በቃ በጣም ነው እንደውም እኛን ለማስተማር ትደክማለህ ብዙ ትጥራለህ ለማስረዳት ለማብራራት ይሉኛል እንደውም

ጠዋት በስራ ላይ ምንድነው? የማደርገው መጀመሪያ በቃ አካባቢ ጠርጴዛ አካባቢ ያሉ ነገሮችን በጣም አጸዳለሁ። ከዛ በኋላ ምንድነው? የማደርገው ኮምፒውተሬን ከፍቼ በስነ ስርዓት የቀኑን ቅደም ተከተል ስራዎችን አስቀምጣለሁ። ከዛ ምንድነው? የማደርገው ቀስ በቀስ ቡናዬን ጠጥቼ ወደ ስራ ሙድ መግባት ማለት ነው። እና ልክ በጠዋት ግን ጫጫታ ምናምን ስልክ መደዋወል ከሰዎች ጋር ብዙ ማውራት ምናምን አልወድም። ይሄን ረጋ ብዬ ስራዬን ከጀመርኩኝ በኋላ ነው ሰዎች ራሱ የማናግረው።

የሸክላ እቃዎች አዎ በጣም እጠቀማለሁ እውነት ለመናገር በሸክላ እቃዎች በጣም በጣም ነው የምወደው አንዳንዴ የሸክላ ድስት ከምጠቀም የሽክላ እቃዎች ብጠቀም በጣም እመርጣለሁ ምንድነው በጣም ተስማሚ ናቸው ለጤና እውነት በጣም በጣም ተስማሚ ናቸው ቶሎ ቶሎ አይሞቁም ግን ከሞቁ በኋላ ደግሞ አሪፍ አድርገው ነው የሚያበስሉልህ እና ለምሳሌ ጥብስም ቢሆን በሸክላ ድስት የተጠበሰ በጣም እወዳለሁ ወጥም ቢሆን በሸክላ ድስት የተሰራ ነው በጣም የሚመቸኝ ቅቤም የሚሆን በዛ የተነጠር ነው የሚመቸኝ እና የሸክላ እቃዎች ይጠቀማሉ በጣም በጣም።

አዳዲስ የስራ ግንኙነቶችን አዎ እፈጥራለሁ፤ እውነት ለመናገር እኔ አላርፍም። አሁን አሁን ላይ ራሱ ይሄን ስራ ራሱ በቃ ዩትዩብ ላይ በመመልከት ሰዎችን ግን በመጠየቅ ነው እየሰራሁት ያለሁት፤ እና አዳዲስ የስራ ግንኙነቶችን ቀን በቀን ማግኘት በጣም ነው ይመቸኛል። በተለይ አሁን ላይ ወደ ዲጂታል አለሙ ላይ መግ መቃ መቀላቀል በጣም እፈልጋለሁ። አዎ በቃ ጥረትም እያረኩኝ ነው፤ እና ጎን ለጎን ከስራዬ ነው ወጥቼ በቃ ይሄን ነገሮችን መስራት በጣም ይመቸኛል። እና አዳዲስ የስራ ግንኙነቶችን መፍጠር በጣም በጣም በጣም እችላለሁ።

ፎቶዎቼን አዎ በስነ ስርዓት በጣም አስፈላጊ አስፈላጊ የሆኑ ፎቶዎች ከሆኑ በስነ ስርዓት አልበም አለኝ ማስቀመጫ ፋይል አድርጌ ቦታ ቦታ ቦታ በየአመተ ምህረቱ ቁጭ አድርጌ አስቀምጣችኋለሁ። የልጅነት ፎቶዎቼ፣ የዩኒቨርሲቲ የኤለመንተሪ ስኩል የፎቶዎቼን ብቻ ከጓደኞቼ ጋር በስራ አጋጣሚ ከተነሳኋቸው በፈርጅ በፈርጅ አድርጌ ቤት ወደ አራት አምስት ስድስት አልበሞች አሉኝ እዛን የማስቀምጣቸው እና አዎ አዎ ፎቶዎችን ማስቀመጥ በጣም ነው የምወደው እና በስነ ስርዓት ነው።

ማብሰል አው በደንብ ነው የምትችለው ምግብ ማብሰል በጣም በጣም ነው የምትችለው እናቴን በጣም ከልጅነት አስተምራኛለች በጣም ነው የምትችለው። እውነት ለመናገር አሁን በግም ፍየልም ለምሳሌ የራሴን አርጄ በቃ በላልቼ ስጋውን ለየብቻው በስነስርዓት አውጥቼ ከታትፌ ቆንጆ ጥብሶችን ቆንጆ ወጣወጦችን መስራት እችላለሁ፣። እና ምግብ ማብሰል በአጠቃላይ በጣም እችላለሁ ጎበዝ ነኝ። በጣም ደግሞ ይጣፍጥልኛል እና ቅመም በደንብ ቀምሜ አስተካክዬ ነው የምሰራው።

የሙቀት መጠን እኔ የምመርጠው ምንድነው? መካከለኛ ቢሆን በጣም እመርጣለሁ በጣም ብርድ ከሚሆን በጣም ሙቀትም ከሚሆን መካከለኛ ሙቀት ያለውን እመርጣለሁ። ከአሥራ ስምንት እስከ ሃያ አራት ዲግሪ ሴንተግሬድ ያለው ለኔ በጣም ይስማማኛል። ነገር ግን በጣም ሙቀታማ ከሚሆን በጣም ብርዳማ እመርጣለሁ ደግሞ። ግን በጣም የሚስማማኝና የምመርጠው አይነት የሙቀት መጠን ግን ያው መካከለኛ ሙቀት የሚባል ወይም ደግሞ እኛ ሀገር የአየር ጠባይ ወይና ደጋ ነው የሚባል ሀገር ይስማማኛል በጣም

ማዳንዘዝ አልወድም እውነት ለመናገር ማዳንዘዝ አልወድም በተለይ በተለያዩ ነገሮችም ራሴን ማዳንዘዝም አልወድም በሱስም ሊሆን ይችላል በመድኃኒትም ሊሆን ይችላል። ወይም ደግሞ በጣም ደባሪ በሆኑ ቀላቶችም ራሴ በመናገር ይሁን አልወድም። ለሰዎችም አልመክርም እና ማደንዘዝ አልወድም። ማደንዘዝ በጣም አልወድም ሰዎችም ነቃ እንዲሉ ራሳቸው ደግሞ የሚሆነው ምንድነው? የሆነ ያለው ብሎ በንቃት እንዲከታተሉ ነው የማደርገው። እንጂ ያው የሚሰማቸውን ሁሉ ደንዝዘው እንዲቀሩ አልፈልግም

ሌሎችን ማበረታት አዎ በጣም እችላለሁ በጣም በጣም እንደውም በቀጣይ ከሌሎችን ከመርዳት በተጨማሪ ሌሎችን ማበራታት ራሱ የሚለውን ስራ በደንብ ለመስራት እያሰብኩ ነው ምክንያቱም ለሌሎችን ስታበረታታቸው በጣም ነው እነሱንም ነቅተው ራሳቸውንም ችለው ሌሎችም እንዲያግዙ ታስችላለህ። አንድ ቀን ብትረዳቸው ብታግዛቸው ግን ያው በቃ ተመልሰው ደግሞ የግድ ሁሌ ያንተ እንክብካቤ ያንተ እርዳታ ሊያስፈልጋቸው ይችላል። እና ሰዎችን ውስጣቸውን እንዲያዩ ምን ያክል ብርቅዬ ሰዎች እንደሆኑ ምን ያክል አቅም እንዳላቸው እንዲገነዘቡ። ይሄን ደግሞ ማነቃቃት ማስረዳት ማበረታታት በጣም እወዳለሁ

የምተኛው አራት ሰዓት አካባቢ ነው የምተኛው ብዙ ጊዜ እራቴን በሁለት ሰዓት በላና ሁለት ሰዓት ረጋ ብዬ ወይም ቤተክርስቲያን ሄጄ ጸሎቴን አድርጌ በስነ ስርዓት ተመልሼ። አራት ሰዓት አካባቢ ሲል እተኛለሁ አራት ሰዓት አካባቢ በጣም ብዙ ጊዜ የምተኛበት ሰዓት ነው እና አሪፍ ሰዓት ነው። ከዛ በዘለለ ወይም ደግሞ ከዛ ቀድሜ ብተኛ ብዙም አይመቸኝም ዘልዬ ከተነሰ በቃ ማለት ወደ አምስት ሰዓት ወደ ስድስት ሰዓት ከቆየው። እንቅልፌ በጣም ይበጠበጣል ቀድሜም ከተኛው እንደዛ እንቅልፌ ይበጠበጣል እና። ለኔ አሪፍ። የመኝታ ሰአቴን አራት ሰዓት ነው። አራት ሰዓት በጣም መተኛት በጣም ይመቸኛል እና አራቴንም በልቼ ቀለል ካለለኝ በኋላ በቃ አራት ሰዓት

እህል ፈጭቼ አላውቅም አስፈጭቼ ነው የማውቀው ወፍጮ ቤት ወስጄ ያው እናቴ የሰጠችኝን እህል ይዤ አስፈጭቼ አውቃለሁ። ራሴ ግን በእጄ ፈጭቼ ምናምን አላውቅም እውነት ለመናገር። ድሮ እናቶቻችን እህል ይፈጩ ነበር በእጃቸው መፍጮ ቤት ዘመናዊ መፍጮ ቤት ምናምን ሳይመጣ ማለት ነው። አሁን ግን አይደለም እኔ እናቶቻችንም እንደዛ አያሮረጉ በርግጥ ለጤና ተስማም ነበረ ይባላል ያን እህል ራሳቸው የፈጩትን እህል። አሁን ላይ ግን አስፈጫለሁ እንጂ ፈጭቼ አላውቅም።

በቤቴ የጎረቤቶቼን ድምጽ አልሰማም ብዙ ጊዜ ያው የኛ ግድግዳ በጣም ጠንካራ ነው ድምጽ አያስተላልፍም። እና የጎረቤቶቼን ድምጽ አልሰማም መስማትም አልፈልግም። እውነት ለመናገር ምክንያቱን የራሳቸው የግላቸውን ብዙ የሆኑ ነገሮችን መሰማት ያለባቸው ነገሮች ብዬ አላስብም እና እኔ ተደብቆ የሰዎችን ድምጽ የሚሰማ ሰው ራሱ በጣም ነው የሚያስጠላኝ ጥሩ አይደለም። ማለት ሰው ልጅ የራሱን የሆነውን አለ ሰው ሊሰማበት የማይፈልግ ወይም ደግሞ የራሱን ገመና ወይም ደግሞ የራሱን ፕራይቬስ ሊኖረው ይገባል። እና እንደዚያ አልሰማም ቤትም አያሰማም

አዎ ብዙ ጊዜ ወደ ስራዬ በሰአቱም ነው የምገባው በርግጥ እኔ ሰዓት አክባሪ ነኝ ቀጠር አክባሪ ነኝ እንደዛ በጣም ዝም ብዬ የተዛለለኩኝ ሰው አይደለሁም። እና በቃ የግድ በጣም ከአቅም በላይ ሆነብኝ ወይንም ታምሜ ወይም ደግሞ በጣም በሆነ ነገር ገጥሞኝ ካልሆነ በስተቀር። አብዛኛው ጊዜ ከዘጠና ስምንት ፐርሰንት በላይ በጣም በስራ ሰዓቱ በሰአቴ ነው የምደርሰው። እና በቃ ስራ ሰዓት በጣም አክባሪ ሰው ነኝ

የክላውድ ማ ማካመቻ አልጠቀምም እውነት ለመናገር አልጠቀምም እኛ ሀገርም ብዙ የተለመደ ነገር አይደለም። ይሄ ነገር እኔ አልጠቀምም ማለት ሌሎች ሌሎች ነገሮች ነው። እንጂ የምጠቀመው እንደዚህ አይነት ነገሮችንም ብዙ ጊዜ አልጠቀምም። አላማውም ለምን እንደሆነ አይገባኝም። እውነት ለመናገር እና የክላውድ መካመቻ የሚባል እኔ ሰዎች ራሱ ብዙ ሲጠቀሙ ሰምቼም አላውቅም። እና እኔም አልጠቀምም የሚጠቀሙ ሰዎች ራሱ እኔ አይቼ አላውቅም። እውነት ለመናገር

ማስታወስው በጣም ጥር መምህር አለ እውነት ለመናገር በጣም በጣም በጣም በጣም በጣም ጥር መምህር አለ በተለይ የኤለመንተሪ ስኩል ተማሪ እያለውኝ የሚያስተምረኝ መምህር ነበረ የሂሳብ አስተማሪ ነው እና ተስፋውን ወርቁን የሚባለው። በጣም በጣም ነው። እኔም በቃ አሁን ላለውበት ደረጃ ራሱን እንድደርስ ብዙ ብዙ በቃ ማለት አራአያ ሆነኝ ሰው ነው እና። በጣም ነው የምወደው። ሁሉ ነገሩም በጣም ቀን ነው። በጣም ሰዎችን ያስረዳል በጣም ይተባበራል በፍቅር ነው የሚያይህ እና። ያው ሂሳብ እንድውድ ካደረጉኝ አስተማሪዎች አንዱ እሱ ነው

ኮፊያ ማድረግ አልወድም እውነት ለመናገር እስካሁንም ፀጉሬን ያልመለጠ ለዛ ይመስለኛል እና ኮፍያ ማድረግ አልወድም። የግድ አንዳንዴ ሀዘን ቤት ምናምን ከሆንክ ኮፍያ አድርግ ምናምን ይባላል እኔ ግን ሀዘን ቤትም ሆኜ ራሱ ኮፍያ ማድረግ አልወድም። በርግጥ ሰዎችን ኮፍያ ሲያደርጉ እኔ ምንም ማለት አይደብረኝም እውነት ለመናገር ግን እኔ ላይ ኮፍያ ማድረግ አልወድም። ራሰ በረሃ ስሆን ፀሀይ ሲቀጠቅጠኝ እንግዲህ ማድረግ እወድ ይሆናል አሁን ላይ ግን እንግዲህ እስካሁን ፀጉሬ ስላለ። አሁን አልወድም ፀጉሬን ነው የምጠቀመው

ከደንበኞቼ ጋር እሰራለሁ በደንብ ነው የምሰራው ደንበኞች አሉኝ ቋሚ ደንበኞች እንኳን ባይሆኑ አሉኝ ያው እኔ ሄጄ የምገለግልባቸው እነሱን መጥተው እኔ ጋር የሚገለግሉ አዎ ደንበኞች አሉኝ። እና ከደንበኞች ጋር ጥሩ ግንኙነት ነው ያለኝ እና ጥሩ ነው የምሰራው ብዙ ጊዜ እኔ ሰዎችም ስቀርብም ጥሩ ነው የምቀርበው። በጣም በስነ ስርዓት ነው የምቀርበው መስመሬን ጠብቄ ነው የምቀርበው እላፍ ዝም ብዬ ልጥፍ አልልም ደግሞ ዝም ብዬ ግትርም አይደለም እና። አዎ ከደንበኞች ጋር ስራ በጣም እችላለሁ እሰራለሁ።

ቀን ላይ መስኮትን ክፍት አልተውም እውነት ለመናገር ቢምቢዎች ምናምን ምናምን ምናምን ስለሚገቡ አሁን ያለሁበት አካባቢ ላይ መስኮቱን ክፍት አላደርግም ያው ከተማ ፎቅ ላይ ምናምን ያለው ቤቴ አካባቢ ከሆነ ግን መስኮቱን ክፍት አድርጌ አየሩን ንጹህ አየር እንዲገባ አድርጌ ነው የምውለው አሁን ያለሁበት አካባቢ ግን ቢምቢ ሚገባበት አካባቢ ስለሆነ በጣም ሙቀት ያለበት አካባቢ ስለሆነ መስኮቱን ክፍት አላረገውም። እዛ ከተማ ግን በተለይ ፎቅ አካባቢ ከሆነ ቤቴ ወይም ደግሞ ሌባ የማይገባበት ወይ ምናምን ከሆነ ከፍት አድርጌ ነው የምተወው አዎ አየሩን ንጹህ አየር ገብቶ እንዲጠብቀኝ ስለምወድ ማለት ነው

በልጅነቴ የምወደው ጨዋታ እኮእኩል ነበር እኮ እኩሉን ስንጫወት በጣም በጣም ነበር በቃ ማረሳው ከትምህርት ቤት ጓደኞቼ ህፃናት ሆነን አንድ የምንጠቀመው የነበረው ጨዋታ በጣም በጣም በጣም አረሰውም ደስ ይለኛል በጣም በጣም። ከዛ ድብብቆሽም እንጫወታለን ብቻ በልጅነቴ በጣም ማርሳው አይነት ጨዋታ እስካሁንም ራሱ ትዝ የሚለኝ። ወደኋላ እምእወስደው በቃ ያን ጊዜ ቦታ ላይ የሚጥለኝ በቃ እንደዛ አይነት አኩልኩሉ የሚባል ጨዋታ ነው። አዎ

በመስኮት ጎን መቀመጥ አዎ በጣም ነው የምወደው። በቃ እኔ አሁን ቤተ ክርስቲያንም ራሱ ከሄድኩኝ በመስኮት ጎን ተቀምጬ አየሩን እያገኘሁ ውጪ ከአየሩን ከፍቼ ብጠቀም በጣም ደስ ይለኛል። ነገር ግን ንፋስ ምናምን የሚገባበት ከሆነ በጣም ሀይለኛ ፀሀይ የሚገባበት ምነምን ከሆነ አልወድም። ግን ንጹህ አየር የሚቀመጥበት የሚገባበት ቦታ ከሆነ ግን በቃ በመስኮት መቀመጥም እወዳለሁ። ድሮም ክላስ ላይም እንደዛ ነበር የማደርገው

አዎ የስራ ግምገማ አዎ ይደረግልኛል ብዙ ጊዜ ማለት በሶስት ወር አንዴ ወይም በሶስት ወር ሁለቴ አካባቢ በቃ ብቻ እንደየሁኔታው የተለዩ ነገሮችን ሲፈጠሩ የስራ ግምገማ ይደረጋል እና በቃ አዎ ከዛ ደረጃ ይሰጣል። እንደ እግዚአብሔር ፍቃድ ሆኖ እኔ ብዙ ጊዜ ጥሩ ነኝ ጥሩ ደረጃ ላይ ነው ያለሁት እና እግዚአብሔር ይመስገን ብቻ ዞሮ ዞሮ ግን የስራ ግምገማ ተደርጎልኝ

አዎ እርካታዎችን ባገኘኋቸው አገልግሎቶች መሰረት አዎ አሳውቃለሁ እውነት ለመናገር ይሄን ነገር ለምንድነው? ለቀጣይ ለሚያደርጉት የአገልግሎት ስራቸው በጣም የተመቻቸ እንዲሆን ማሻሻል ያለባቸውን እንዲያሻሽሉ መቀጠል ያለባቸውን ደግሞ እንዲቀጥሉ ለማድረግ። እኔ በተቻለኝ መጠን በቃ የግሌን አስተዋጽኦ አደርጋለሁ እና አዎ የደንበኞቹን እርካታ አሳውቃለሁ። ብዙ ጊዜ

ስብሰባ በእሁድ አንድ ጊዜ እናድርግ ነበረ ከዛ እሁድ እረፍት ሲሆን ደግሞ አርብ ዘጠኝ ሰዓት አካባቢ ሁል ጊዜ እናደርጋለን በየሳምንቱ። ብቻ አሁን ላይ ደግሞ አብዛኛው ጊዜ የምናደርገው አርብ ዘጠኝ ሰዓት ነው። ያው ስለ ስራ ያለውን እንቅስቃሴ ምን ላይ እንደቆየ ምን ችግር እንደገጠመን? ምን አይነት ጥሩ ነገሮች እንዳሉ እወቃና ይሄን ይሄን ከአለቃችንና ከባልደረቦቻችን ቁጭ ብለን እንገመግማለን። የቀጣይ ስራዎችንም ያው እቃዎቻችንም አብረን እንወያያለን

የቅርብ ጓደኛዬ በጣም በጣም ጥሩ ሰው ነው ሃይማኖታዊም ነው ስነ ምግባሩ በጣም ጥሩ ነው ብቻ ምን ችግር አለበት። በጣም ልክ ሰንስ ስሜታዊነት ያጠቃዋል ብቻ አሁን እና ስሜታዊ የሆነ ደግሞ ለሆነ ነገር ከሆነ በኋላ በቀጥታ መጥቶ ደግሞ ትንሽ በቃ ማለት ያዝናል መልሶ በጣም ይጸጸታል እንደዚህ አይነት ሰው ነው። ያለው እና በአጠቃላይ ግን በጣም ንጹህ ልብ ያለው ጓደኛዬ ነው ያለኝ በጣም በጣም በጣም ንጹህ ልብ ነው ያለኝ።

የምጠቀመው አይነት ሳምና ብዙ ጊዜ ሽታ የለለው ቢሆን እመርጣለሁ ሽታ የሌለው ማለት በቃ ዝም ብሎ ለምሳሌ ምግብ ስትበላ እጅህ ላይ ታጥበኸው መልሶ የሳሙናው ሽታ ምግቡ ላይ ተጽዕኖ የማያመጣ ቢሆን እመርጣለሁ። በአጠቃላይ ግን አሁን ላይ መጠቀመው ላይፍ ቦይ ነው ወይም ደግሞ ዶቭ የሚባል ሳሙና ደግሞ በጣም ነው የምመቸኝ አለ ብቻ ለኔ በጣም ተስማሚ ነው። አዎ ወይ እንደሞ ትንሽ ፋላክሲ የምትባል ሳሙና አለች እሷን የምትጠቀመው የገላ ሳምናዎችን

በቤቴ ለኔ ልዩ የሆነ መቀመጫ አለኝ እውነት ለመናገር እኔ እንደዚህ አይነት ብዙ ነገር አይመቸኝም። ድሮ ድሮ የአባቴ ልዩ መመቀመጫ ነበረው ማንም እዛ ጋር አይቀመጥም። በተለይ በተለይ ደግሞ የሚመጣ ከሆነ ቆይቶ የሚመጣም ቢሆን ማለት ነው። እና አሁን እኔ ቤት ላይ ግን ልዩ መቀመጫ የለኝም በቃ ማለት ያው እንደተመቸኝ ነው የምቀመጠው። በአጋጣሚ አንዳንዴ እዚህም ብዬ በተረጋጋ የምቀመጥበት ቦታ አለ። ግን ያው ልዩ መቀመጫ ማንም እንደማይቀመጥበት ነገር ግን አይደለም

አዎ ሻማ ማብራት በጣም እወዳለሁ። እውነት ለመናገር እዚህ ኢትዮጵያ እንደ ባህልም በጣም ጥሩ ነገር ነው። ሻማ ማለት የፍቅር ተምሳሌት ነው። ፍቅር ማለት አብዛኞቹ ጻድቃን ሰማዕታት ምንድነው? ያደረጉት ለእኛ ፍቅር ብለው ለእኛ ህይወት ብለው እነሱን በቃ ማለት ለእኛ ጤንነት ብለው ለእኛ መልካምነት ብለው ራሳቸውን እየቀለጡ እንደ ሻማ ለእኛ ደግሞ ብርሃን የሆኑ ሰዎችን ማስታወሻ ስለሆነ። አዎ እንደዛ ነው የምወደው። እና ልክ ሻማ ለምሳሌ ለእኛ ብርሃን እየሰጠች ለራሷ ትቀልጣለች። እና የእውነተኛ ፍቅር መገለጫ ነች የእውነተኛ ሰማእትነት መገለጫ ነች። እና አዎ ሻማ አበራለሁ

በስራዬ ላይ ብዙ ተግዳሮች አሉ ብዬ አላስብም ብቻ ምንድነው? ስራዬትል ለኔ ትንሽ የሚከብደኝ ምንድነው? በቃ ከቤተሰብ ጋር በጣም ያርቀኛል ማለት እንደ ልክ እንደ የውጭ ሀገር ዜጋ ነው የምሰራው እና ወደ ቤተሰቦቼ የሚሄድበት ጊዜ በጣም በጣም በጣም በጣም ትንሽ ነው። በስድስት ወርም አንዴ ከሄድኩኝ በጣም እድለኛ ነኝ። እና ስራዬ በጣም ከባድ ነው ጊዜ አይሰጥም ደግሞ ቀድሜ መስራት አለብኝ ነገሮችም ስላሉ ትራንስፖርቴሽን ችግርም አለ። ያው ዞሮ ዞሮ ይሄን ይሄን ነው ብቻ በስራ ላይ ያለን ተግዳሮት

አዎ የቀረ ምግብ እበላለሁ ማለት በስነ ስርዓት የማይበላሽ ከሆነ የቀረ ምግብ እንበላለን ምግብ መድፋት በጣም አልወድም። ሲጀመር እንዳይቀርብኝ አድርጌ ልኬን ነው የማቀርበው ግን አንዳንዴ ሲቀርብ ፍሪጅ ውስጥ እከተውና በቃ በኋላ አሙቄ ምናምን እበላለሁ። በቃ አንዳንዴ ግን ያው የማይበላ ከሆነ የሚበላሽ ከሆነ የግድ አማራጭ እያዘንኩኝ እደፋዋለሁ እንጂ እኔ ምግብ ማትረፍ አልወድም። እውነት ለመናገር በቃ በስነ ስርዓት እንዲበላ ነው የምፈልገው እና ያሳዝነኛል

በአብዛኛው እሳት እዚህ ኢትዮጵያ ላይ ምግብ ለማብሰል ነው የምንጠቀምበት እኔም እንደዛ እሰት የምትጠቀመው ለምንድነው ምግብ ለማብሰል ነው የምትጠቀመው? ግን አንዳንዴ ደግሞ በርድ ሲበርደን ደግሞ እሳት አምቆት ሙቀት ለማግኘት እንጠቀምበታለን። እና ከዛ የዘለለ ደግሞ በቃ ልክ እንደ ካምፋየር መዝናኛ ምናምን ይሆናል። እና ውጭ ላይ ለምሳሌ ደመራም መደመሪያም ይሆናል። እና ዞሮ ዞሮ እሳት የምንጠቀመው ለምግብ ለካምፋየር እና ለእሳት። ደግሞ ሌላ ተጨማሪ ምንድነው የሚሆነው ማለት ነው? በቃ ሙቀት ለመስጠት ማግኘት

አዎ በእጅ መጽሐፍ በጣም እወዳለሁ እውነት ለመናገር ከመናገር ይልቅ እንደውም መጽሐፍ በጣም ይቀናኛል ሀሳቤን በትክክል ነው የማስቀምጠው ብዙ ጊዜ እና ምንም ሀሳብ ራሱ አይቆራርጥብኝም ስጽፍ ጥሩ ነኝ። እኔ መጽሐፍ ላይ እና ያው የእጅ ጽሁፌ የሚያምር ባይሆንም ግን በቃ በእጅ መጽሐፍ በጣም ደስ ይለኛል። እና በተለይ አንዳንዴ ሲጨንቀኝ ሲደብረኝ ምናምን ሁላ ዝም ብዬ ጽፍት ካረኩት ብዙ ከጻፍኩ በቃ ይቀልልኛል።

የአመራር ሚና የለኝም። እውነት ለመናገር የአመራር ሚና የለኝም ግን ያው ዞሮ ዞሮ ከፍ ያለ ባይሆንም ከስሬ ደግሞ ልጆችም አሉ መመራቸውን ማግዛቸው ማስረዳቸውን እና ብዙ ጊዜ ግን የአማራር ሚና የለኝም የአማራር ሚና የለኝም። ያው ያው ሙያዊ ስለሆነ ትንሽ ግን ያው ምመራቸው የማግዛቸው ሰዎች አሉ። እውነት ለመናገር እና ይሄ ነገር ደግሞ እነሱን በቅናነት ነው የማግዛቸው በጣም ነው የምመራቸው።

ኦ የአካል ብቃት እንቅስቃሴ በጣም ነው የማደርገው በጣም በጣም የአካል ብቃት እንቅስቃሴ በማድረግ እኔ ሱሰኛ ነኝ እውነት ለመናገር በጣም በሳምንት ቢያንስ ሶስት ወይም አራት ቀን በደንብ አድርጌ የአካል እንቅስቃሴ እሰራለሁ እና ይሄ ደግሞ ለረጅም ጊዜ ለአሥራ አምስት ለአስራ ስድስት አመት በተከታታይ ሳላቋርቅ ያደረኩት ነገር ነው። እና አሁን ላይ በጣም ነው የማረገው በጣም መጀመሪያ ኦሮቢክስ ነገር እሰራለሁ። ከዛ በኋላ ፑሽ አፕ ነገር እሰራለሁ። ከዛ በኋላ ፑል አፕ ነገር ዲግ አፕ ነገር እሰራለሁ እና በጣም የተለያዩ እንቅስካሴዎችን እሰራለሁ

ቀዝቃዛ አየር ሁኔታ አዎ ከሙቀት ቀዝቃዛ አየር ሁኔታ እመርጣለሁ ግን እኔ በጣም የምመርጠው አየር ሁኔታ ግን ያው መካከለኛ ቢሆን በጣም ቅዝቃዛ ያልሆነ በጣም ሙቀት ያልሆነ ቢሆን እመርጣለሁ። ግን ከበጣም እውቀት በጣም ቀልቀዛ እመርጣለሁ ቢያነስ ልብሴን ደርቤ ብድር ልብሴንም ቢሆን አድርጌ እወጣለሁ እናቴ ሌሊትም በደንብ እተኛለሁ ወይም ደግሞ እሳት ምናምን ጨማምሬ እሞቃለሁ። ሙቀት ሲሆንስ ምን አደርጋለሁ ምንም ውስጥ አላውቅም በቃ ኤሲ ነው ኤሲ ደግሞ ያስነጥሰኛል አልወድም ብቻ ቅድቀዛ አየር ሁኔታ ትንሽ ደህና ነኝ።

አዎ ኢሜል በደንብ ነው የምጠቀመው። አሁንም ያለሁበት ድርጅትም የራሳችን ውስጣዊ የሆነ ኢሜል አለን እና ከሁሉም አካባቢ ያሉ ሰራተኞቻችንም በኢሜል እንገናኛለን። ለምሳሌ የሳውዝ አፍሪካም ፕሮጀክት ካለን ወይም ደግሞ ሳውዲ አረቢያ ፕሮጀክት ካለን ወይም አብሮ ሮም ጣልያን ላይ ፕሮጀክት ካለን። እዚህ ኢትዮጵያም ካሉ ሁለት ሶስት ፕሮጀክቶች ካሉን በቃ እንገናኛለን ብቻ አዲስ ፕሮጀክት በተከፈተበት ሁሉ የራሳችንን የሚል አለን እንጠቀማለን እና። የራሴ የግሌ ኢሜልም ደግሞ አዎ እሱንም በደንብ ረጅም ጊዜ ሆኖኛል እጠቀመዋለሁ በደንብ

እኔ የምወደው ወቅት እውነት ጸደይ ወራት የሚባል በእኛ ነው የምወደው እና የጸደይ ወራት በጣም ይመቸኛል ብዙ ጊዜ በቃ ደስ ይለኛል ብዙ ጊዜ ጾሙም ስላለ የአብይ ጾም ፋሲካ ምናምን ከአካባቢውም ስለሆነ እሱ ነገር በጣም ደስ ይለኛል እና በቃ ጸደይ ነው የሚመቸኝ። ክረምትም ትንሽ ያስጨንቃል ያው። በጋም ትንሽ ያስጨንቃል እና። ያው ጸደይ ወር ይመችኛል

አዎ ብዙእነሳልሁ ንስሃ በጣም ጥር ነገር ነው በተለይ መጥፎ ነገር ሰርተህ ህሌናህን እየቆረቆረ ካስቸገረ ንስሃ መግባት በጣም ጥሩ ነገር ነው። በሃይማኖታችንም በጣም ጥሩ ነው። እና ኢቭን ለበደልከው ሰው ራሱ ለበደልከው ሰው ራሱ ሄደ አይ እንደዚህ እንደዚህ በድየህ ነበር እንደዚህ እንደዚህ አስቤ ነበር። እና ይቅር በለኝ ብትለው እንደ ልሳን የሚቆጠርልህ በጣም ቱር ነገር ነው። እና የአእምሮ ነጻነት ታገኛለህ የህሊና አረፍት ታገኛለህ። አሪፍ እንቅልፍ ትተኛለህ። እና አዎ ንስሃ በጣም አዎ እነሳለሁ አዎ።

የስራ ቦታዬ በጣም ቆንጆ ነገር ነው በእውነት ለመናገር ራሱን ደህንነቱ የተጠበቀ ነው ኤሲ አለው። በጣም ወንበሩ አሪፍ ነው ውሃ አለው። ብቻ ሽንት ቤት ሻወርም አሪፍ ነው ጽድት ያለ ነው። ከፈለኩኝ የቡና እና የሻይ አገልግሎት አገኛለሁ። ቆንጆ ነው እና በቃ ለየስራ ቦታው በጣም ቆንጆ ነው። የስራ ቦታዬ በጣም ደስ የሚል ነገር ነው። ለስራ እንድትሰራ የሚያበረታታ ነገር ነው።

አዎ በየቀኑ ብዙ አዲስ ነገሮች መማር እወዳለሁ በተለይ የቴክኖሎጂ ውጤቶችን ኢንፎርሞሽኖችን ማግኘት ወይም ደግሞ አዲስ ክህሎቶች ችሎታዎችን ማግኘት። ብቻ በአጠቃላይ ስራየን ውጤታማ ሊያደርጉኝ የምችሉ አዳዲስ ነገሮችን መማር በጣም ደስ ይለኛል። በተለይ በተለይ ደግሞ አዲስ የቴክኖሎጂ ውጤቶችንም ማግኘት መማር በጣም በጣም ይመቸኛል። ቶሎ ቶሎ ነገሮችን ማማር ማለት ነው

መውደው አይነት መጣጥ ጠጅ ነው ባህላዊ መጣጥ ነው ከማር ነው የሚሰራው ጠጅ ይበላል እና በጣም እወደዋለሁ። ከዘመናዊ መጠጦች ደግሞ በቃ እንግዲህ ለስለስ ያሉ መጠጦች ወይም ደግሞ ከአልኮል ከሆነ ደግሞ ዋይን ይመቸኛል። ከዛ የዘለለ ደረቅ አልኮሎችም አልወድም ቢራውን ብዙም አልጠጣም። ያው ዞሮ ዝሮ ግን በጣም የምወደው አይነት መጠጥ ግን ባህላዊ መጠጥ ጠጅ ይባላል

አዎ በመስመር ላይ ብዙ ጊዜ ገዢ አይደለሁም እውነት ለመናገር በጣም አስፈላጊ ነገሮች ካልሆኑ በስተቀር በመስመር ላይ ብዙ ጊዜ ገዢ አይደለሁም። ግን ምንድነው? በተለይ ረጅም ርቀት ስጓዝ በጣም አስፈላጊ የሆኑ ነገሮችን መንገድ ላይ ሳገኝ በቃ እገዛለሁ ምክንያቱን በጣም ተመልሼ የማልመጣበት ሁኔታ ይፈጠራል። ደግሞ በቃ በዛ በእኔ ባለሁበት አካባቢ ደግሞ ወይም ዋጋቸው ውድ የሆኑ ነገሮች ካሉ ወይም ደግሞ የማይገኙ ከሆኑ እንደዚህ አይነት ነገሮችን መስመር ላይ ያገኟቸውን እገዛለሁ እንጂ። በአብዛኛው ግን ከመስመር ላይ አልገዛም ግን። ሜይቢ ደግሞ ምን አደርጋለሁ መስመር ላይ ያገኘኋቸው ልጆች ድንገት በቃ ማለት መታገዝ ያለባቸው ብዬ ነው ካስ ማበራታቻ ብዬ ካሰብኩ ደግሞ እገዛለሁ።

አዎ በዚህ ቀዳሜና እሁድ እንደተለመደው ኳስ አያለሁ በርግጥ የእንግሊሽ ፕሪሚየር ሊግ የለም ግን የፌካ ምናምን ላይ አለው ከዛ ስፖርት እሰራለሁ። እዛ ቤተክርስቲያን እሄዳለሁ ዋው እንደዛ ነው የማርገው የተለመዱ ቀዳማዬን እና እሁድኑን ነው ያሉኝ እና ስፖርት አልሰራም። ያው ግን ኳስ አያለሁ ቤተክርስቲያን እሄዳለሁ በቃ ይሄ ነው የማርገው ነገር እና አረፍ እላለሁ ትንሽ ደግሞ።

ኦ ሽማግሌዎችን በደንብ ነው የማከብረው። እውነት ለመናገር ሽማግሌዎችን እኔ የማያቸው እንደ ተራ ሰዎች ሳይሆኑ። እንደ ትልቅ ትምህርት ቤቶችን የማያቸው እና ሽማግሌዎችን በጣም በጣም በጣም አከብራለሁ። እውነት ለመናገር ማለቴ ምንድነው እነሱ በህይወታቸውም ያለፉት ብዙ ነገር አለ እና ከህይወታቸው የተማሩት ብዙ ነገር አለ። እና እነሱ ነገር እንዲሰጡኝ በትህትና ነው እነሱ ጋር ቁጭ ብዬ የምማረው እና በጣም እናከብራለሁ። ሁለተኛ ደግሞ እኔም ሽመግል እንደዛ አውጣቶች እንዲያከብሩኝ ያው የእጄን እንዳገኝ አያውቅም። እንግዲህ የዘራሁትን እንዳጭድ እነሱንም አከብራለሁ ማለት ነው

አዎ ኢንተርኔት አለኝ። ብዙ ጊዜ ኢንተርኔት ፓኬጆችን ነው የምገዛው እና ኢትዮ ቴሌኮም የተለያዩ ፓኬጆች አሉት። እና የሳምንት የወር ያለገዳብ ምናምን የሚገዙ ኢንተርኔት ጥቅሎች ወይም ፓኬጆች አሉ። እና ገዝቼ ሁሌ ነው የምጠቀመው እና በጣም ኢንተርኔት ተጠቃሚ ነኝ። በጣም በጣም እና እኔ ያለ ኢንተርኔት ህይወቴን ማሰብ ሁላ በጣም ይከብደኛል። እና ባለሁበት አካባቢ ኢንተርኔት ከሌለ በቃ እንደ ጨለመብኝ ነው የሚያድረው

የቤት እንስሳ የለኝም እውነት ለመናገር የቤት እንስሳ የለኝም ድሮ ድሮ ግን ወላጆቼ ጋር ነበሩ የቤት እንስሳዎች አሁን ላይ የቤት እንስሳ የለኝም ድመትም የለኝም ውሻም የለኝም ፍየል የሌለኝም በግም የሌለኝም በአጠቃላይ የቤት እንስሳ የሚባሉ የሚበሉም የማይበሉም የለኝም እንደ አጋጣሚ ነው። እኔ አሁን እየኖርኩ ያለሁት ሳይት አካባቢ ስለሆነ ካምፕ ላይ ስለሆነ እየኖርኩ ያለሁት የለኝም

ትንኞች አወ አሉ አሁን ራይሱ አሉ በቃ ማለት እያስቸገሩኝ ነው። አሁን ራሱ ትንኞች አሉ እኔ አካባቢ በጣም ዝናባማ ቦታ ነው ሳር የምወዛበት ዛፍ የምወዛበት ነው። እና ትንኞች አሉ በጣም በጣም እኔ ያለው በታካቢ ትንኞች አሉ በጣም ከባድ ነው። ወባዬ አለ በእነሱ ምክንያት ሌላ ሌላ በሽታም ሊመጣ ይችላል። እና ትንኞች እኔ አካባቢ አሉ አዎ አሁን ያለሁበት ላይ አሉ

የዛሬ የመጀመሪያ ምግቤ ቀይ ወጥ ነበረ። እንደ አጋጣሚ ሆኖ ጾም ነበረና ባለፈው ባለፈው ሳምንት የፈታነው በገና ጊዜ። አሁን እንግዲህ ያው ስጋ ነው እየበለን ያለነው እና የመጀመሪያው ቀኔ ምግብ ቀይ ወጥ ነበር። አሪፍ ቀይ ወጥ ነበር። ጸዳ አድርጌ በዳቦና በእንጀራ ቀላቅዬ ነው የሞላሁት የመጀመሪያ ምግብ የዛሬ ቀይ ወጥ ነበረ ቆንጆ ስጋ ቆንጆ ቀይ ወጡ

አዎ ስታምም አዎ ከስራ እቆያለሁ እውነት ለመናገር ግን ምንድነው? ከባድ ከሆነ ህመሜ ማሰራት የማያስችለኝ ከሆነ እተዋለሁ እወጣለሁ ከዛ ዶክተር ጋር ሄጄ ይሄን ፍቃድ እንዲሰጠኝ አደርጋለሁ ባመነበት ቀን ይሰጠኛል እንደዛ እረፍት እወስዳለሁ ማለት ነው። ግን ትንሽ ነገር አሞኝ ግን ከስራ ምናምን ለቅ አልወጣም።

ሞወደው ሽታ የሚስቴ ጠረን ነው የተፈጥሮ ጠረኗ በጣም ነው የሚስቴ ጠረን ነው እኔ ምን አይነት ሽታ እንደሆነ ራሱ አልለየውም። እና ከዛ ደግሞ የወጥ ከሆነ ደግሞ እንዴ በዝንጅብልና በነጭ ሽንኩርት የተሰራ ወጥ ሽታው ደስ ይለኛል መዓዛው በጣም ያውደኛል። ከዛ ደግሞ ሌላ አለ የሆነ ቅጠል አለ በጣም ቆንጆ ቅጠል ስሙንም ለጊዜው እረስቸዋለሁ። የእሱ ቅጠል ሽታም በጣም ደስ ይለኛል።

በመታጠቢያ ቤት አዎ እዘምራለሁ። እውነት ለመናገር ሁሌ ነው የምዘምረው። ሻወር ስወስድ ስታጠብ ሁሌ ነው የምዘምረው። እና ደስ የሚሉ መዝሙሮች እየዘመርኩት ስታጠብ እግዚአብሔርን እያመሰገንኩ። ይሄን የሰጠኝ አምላክ የተመሰገንክ ነህ የተከበርክ ሁን እያልኩ ነህ እያልኩኝ አዎ እዘምራለሁ። በመታጠቢያ ቤት ሁኜ ሁሌ እዘምራለሁ። መዝሙር ነው ግን ዘፈን አልዘፍንም ብዙ ጊዜ መዝሙር እዘፍናል በቃ እዘምራለሁ።

አዎ የተበላሸ ነገር ማስተካከል በጣም ነው የምትችለው አዎ በደንብ በተለይ የሚሰራ አይነት ነገር ከሆነ በጣም አድርጌ ነው አስተካክዬ። የምትጠቀምበት እና ዝም ብዬ የሆነ ነገር ደግሞ እንደውም አልጥልም። ማለት በተለይ በተለይ እኔ እንኳን ባልችል ሌሎችም ይችሉታል ብዬ ስለማስብ። በቃ እና የተባላሽ ነገር እኔ ማስተካከል በጣም ይሆንልኛል ይሳካልኛል። ብዙ ጊዜ ደግሞ እጠቀማለሁ እንደዛ አድርጌ ደግሞ በጣም አዲስ ከመግዛት በጣም ማስተካከያ በመጠቀም ደግሞ ተጠቃሚ ነኝ